ማታ በምን ሰዓት ትመገባለህ? በጣም ጥሩ ጥያቄ ማታ ያለሁት የትምህርት ተቋም ስለሆነ በጣም በጊዜ ነው እራት የምንበላው። ይህ ማለት ቀን አስራ አንድ ሰዓት እስከ አስራ ሁለት ሰዓት ተኩልም እስከ አርባ ባለው ማለት ነው እራታችንን እንበላለን። ስለዚህ ከዛ በኋላ የሚበላ ሌላ እራት የለም ማለት ነው። እና እራት ቀን ነው የሚበላው ቀን ከተበላ በኋላ ሌሊቱን እንግዲህ ማንጋት ነው ማለት ነው። ስለዚህ ቤት እያለሁት ወይም እናቴና አባቴ ቤት ከቤተሰብ ጋር በነበርኩ ጊዜ እራት የሚበላው ሶስት ሰዓት ወይም አራት ሰዓት ከምናምን አንዳንድ ጊዜ እስከ አምስት ተኩልም በበዓላት ምናምን ማግስት ላይ እስከ ስድስት ሰዓትም ቆይተን እራት ልንበላ እንችላለን። በተለያየ ምክንያት ማለት ነው የበአል ማግስት ሲሆን፤ የተለያዩ ፕሮግራሞች ሲዘጋጁ ልንበላ እንችላለን። ስለዚህ አሁን ግን ያለሁበት የትምህርት ተቋም ስለሆነና በጣም በብዙ ሺዎች የሚቆጠሩ ተማሪዎች ስለሚስተናገዱ ማታ ትንሽ ይከብዳል። ስለዚህ ምንድነው እየተደረገ ያለው ሁሉንም ተማሪዎች ሰብሰብ አድርገው በአንድ ሰዓት ላይ ቀን ነው የሚመግቡን እና እኔም ቀን ነው እራት የምበላው ማለት ነው። ይሄ ማለት ስንት ሰዓት ማለት ነው ቅድም መግቢያ ላይ እንደነገርኳችሁ ልክ አመሻሽ አካባቢ ከአሥራ ሁለት ሰዓት እስከ ማለቴ ከአሥራ አንድ ሰዓት እስከ ሁለት ሰዓት አካባቢ ባለው ማለት ነው እራቴን በልቼ እጨርሳለሁ። ስለዚህ ከዛ በኋላ የሚበላ ሌላ እራት የሚዘጋጅ ሌላ እራት የለኝም ማለት ነው። ስለዚህ ነው ማታ በምን ሰዓት ትመገባለህ? ለሚለው ጥያቄ ፍቱን መልሱ ብዬ የማስበው። ነገር ግን ቅድም ያላነሳሁት አንድ ሀሳብ ምንድነው ቤት በነበርኩት ጊዜ ምንም እንኳን እራት በጊዜ ብንበላ ለምሳሌ በጣም በጊዜ በላን ከተባለ በጊዜ ምግብ ተመገብኩ ከተባለ ሶስት ሰዓት ነው ሶስት ሰዓት ማለት ነው። ያም ሶስት ሰዓት መክሰስ የሚበላበት ጊዜ ነው ብዙ ጊዜ ግን አንዳንድ ጊዜ በጣም ፈጠነ ከተባለ በጣም በጣም ከፈጠነ ሶስት ሰዓት እስከ አራት ሰዓት ባለው እራት እንበላለን ማለት ነው። ስለዚህ ከዛ በኋላ እንደ ድንገት ወይ ምናልባት ሌሊት ቢርበኝና ምግብ ቢያስፈልገኝ ተነስቼ በፈለኩበት ሰዓት ኩሽና ገብቼ ምግብ ማግኘት ምግብ መፈለግ እችላለሁ። ነገር ግን እዚህ እንደዛ የሚባል ነገር የለም። ማደሪያችን ወይም የምናድርበት በጣም ከካፌ ወይም ከምንስተናገድበት ርቆ ስላለ ምግብ መፈለግ አንችልም። ምንም እንኳን ርቀቱ ብቻ ሳይሆን እዛው ብንሆን ራሱ ምግብ የሚያዘጋጁልን ሰዎች ማታ እረፍት ማድረግ ስላለባቸው እና እረፍት አድርገው ምግባችንን ስለሚያዘጋጁ እነሱ እረፍት በሚያደርጉበት ሰዓት ምንም አይነት ምግብ አይገኝም። ያም ብቻ ሳይሆን በቃ ምግብ የምንመገብበት ወይም ምግብ የምንስተናገድበት ሰዓት ግልጽ የሆነ ሰዓት ነው። ለምሳሌ ስለ ቁርስ ባነሳ ቁርስ ከአሥራ ሁለት ሰዓት ተኩል እስከ ሁለት ሰዓት ነው የምንበላው። ከዛ በኋላ ዝግ ነው ማለት ነው። እስከ ምሳ ሰዓት ድረስ አይከፈትም በምንም ምክንያት አይከፈትም። ስለዚህ ለምሳሌ አሁን ስለ ምሳ ባወራ ደግሞ ምሳ ልክ ከአምስት ተኩል እስከ ሰባት ሰዓት ድረስ ብቻ ነው የሚከፈተው። ከዛ በኋላ እስከ እራት ሰዓት ድረስ ዝግ ነው። ምንም አይነት ማንም ሰው ምንም ቢርበው መጥቶ ምንም ቢል አይከፈትለትም አይሰማም አይደመጥም ማለት ነው። ደግሞ ልክ እራት ከአሥራ አንድ ሰዓት ተኩል በኋላ እስከ አንድ ሰዓት ድረስ ክፍት ነው የሚሆነው። ከዛ በኋላ አዳሩን ውዝቅ ነው የሚሆነው ውስጥ። ሰዎች የሚገቡ ሰዎች ምግብ የሚያዘጋጁበት ጊዜ ይሆናል ካፌ ሜት በጣም ሰፊ አደራሽ ስለሆነ የሚጸዳበት የሚስተካክልበት ጊዜ ነው የሚሆነው ማለት ነው። ስለዚህ ያ በእንደዛ ስለሆነ ሌላ ለየት ያለ ምግብ የሚገኝበት ወይ ምግብ የምንመገብበት ጊዜም ሆነ እድል የለንም። በዛ ሰዓት ነው ምግብ የምናገኘው ማለት ነው። ስለዚህ እኔ በአጭሩ ጥያቄዬን ስመልሰው ማታ በምን ሰዓት ነው የምትመገበው? ለሚለው ማታ ምግብ አልመገብም ምግቤን ቀን ነው የምመገበው ቀን አስራ አንድ ሰዓት አካባቢ ቀን ምግብ እራቴን እበላለሁ ከዛ በኋላ ምንም ሌላ የምመገበው የካፌ ምግብ አይኖረኝም። ነገር ግን እዚህ ጋር አንድ ሳላነሳ ማለፍ የማልፈልገው ነገር ምንድነው ምንም እንኳን ካፌ ቢዘጋ ሱቆች አሉ ማደሪያችን አካባቢ ሱቆች ስላሉ እነዛ ሱቆች በመሄድ ታሽገው የሚቀመጡ ታሽገው የሚሸጡ ብዙ ነገሮች አሉ። እነዛን በመግዛት መጠቀም መገልገል እችላለሁ ማለት ነው። ስለዚህ ያለኝ ብቸኛና አንድ አማራጭ እሱ ነው የሚሆነው ማለት ነው። አመሰግናለሁ።

ስጦታ መስጠት ትወዳለህ? በጣም ጥሩ ጥያቄ ስጦታ መጀመሪያ ስለ ስጦታ ትንሽ ላውራና ከዛ ሰዎች ስጦታ ለምን እንደሚሰጣጡ እና ሰዎች ስጦታ የሚሰጣጡበትን ዋና ዋና ምክንያቶች ከዛ ደግሞ ስለኔ አወራለሁ ማለት ነው። እና ስጦታ ማለት መጀመሪያ አንድ ሰው ለሚወደው ሰው ወይም ለሚያከብረው ሰው ወይም ደግሞ በህይወቱ አስፈላጊ ነው ብሎ ለሚያስበው ሰው የሚሰጠው ከዛ ከሰውዬ የሆነ ምንም አይነት መዋጽኦ የሌለበት ነገር ግን አደርግለታለሁ ብሎ የሚያስበው ሰው በራሱ ተነሳሽነት በራሱ ገንዘብ በራሱ ጊዜ የሚያደርገው ነገር ነው ማለት ነው። ስለዚህ ስጦታ ማለት ከአንድ ሰው ለአንድ ሰው የሚደረግ የፍቅር መግለጫ ወይም ደግሞ የአክብሮት መግለጫ ሊሆን ይችላል። ስለዚህ ይሄ ነገር ደግሞ የግድ የሚዳሰስና የሆነ የሚጨበጥ የሚታይ ነገር መሆን የለበትም ለምሳሌ የሆነ ሰው በታመመ ጊዜ ለበ ለዛ ሰው ከአጠገቡ በመሆን በገንዘብ በተለያዩ ነገሮች ማገዝ እና አብሮነታችንን ማሳየት የጊዜያችን ስጦታ ነው የሚሆነው ማለት ነው። ስለዚህ ጊዜያችንን ለእነሱ እያባከንን ባልንበት ጊዜ እያገለገልናቸውም እያሰደሰትናቸው የሆነ ነገር እየሰጠናቸው ነው ያለነው ማለት ነው። ስለዚህ ስጦታ በሚዳሰስና በሚጨበጥ በሚታየው መልኩ ብቻ ሳይሆን በቴ በሌላም በተለየ መንገድ ሊሰጥ ሊደረግ ይችላል ብዬ አምናለሁኝ። እና ወደ እኔ ስመጣ ደግሞ ስጦታ መስጠት እወዳለሁ ከዚህ ቢኖረኝና አቅሙ ቢኖረኝ ብችል ለእያንዳንዱ ለእያንዳንዱ ሰው ስጦታ ብ ብሰጥ የእያንዳንዱ ሰው ስጦታ ባደርግለት በጣም ደስታዬ ነው ማለት ነው። ነገር ግን ስጦታን መስጠትን መውደድ ብቻ ውን በቂ ነው ብዬ አላስብም። የሚሰጠውን ነገር መኖር አለበት ወይም ቢያንስ ገንዘብ ያንን ነገር የምናደርግበት ገንዘብ ወይም ደግሞ ያ ነገር ሊኖረን ይገባል ብዬ አስባለሁ የሆነ ነገር ማድረግ መቻል አለብን መጀመሪያ ማለት ነው። ስጦታ ለመስጠት ስለዚህ መስጠትን እወዳለሁ ነገር ግን ስጦታ ለመስጠት ብቁ የሆነ ማንነት አለኝ ብዬ አላስብም። በዚህን ሰዓት ካለኝ አሁን ሁሉም ነገር ጋር የሚስተካከል ነገር ላላቸው ሰዎች ጊዜዬን እሰጣለሁ ምክሬን እሰጣለሁ ገንዘቤን ሁሉንም ነገር የቻልኩትን ያህል አደርግላቸዋለሁ ነገር ግን ከእኔ ለሚበልጡ ሰዎች ሌላ የማደርገው ነገር የለኝም እና ምክንያቱም አይፈቅድልኝም አቅሜ ማለት ነው። ስለዚህ ይሄንን ነው የኔ የግሌ አቋሜ ማለት ነው። ነገር ግን ሰዎች ለሚወዳቸው ሰዎች ለሚያከብሯቸው ሰዎች ከዛም በላይ ብዙ ነገር ያደርጋሉ ብዬም አስብ አለው ስለዚህ ስጦታ ማለት ከአንድ ሰው ለአንድ ሰው የሚደረግ እንዲሁ በዘ ፈቀደ የዛ ሰውየው የሚሰጥለት ሰው ሳያስብ ከሚሰጥለት ሰው ጋር ሳይማከር የሚያደርገው የሚሰጠው በጎ ፈቃደኝነት ወይም ፍቅርን ከአክብሮትን እና መውደድን መግለጫ ሆኖ ይታየል ማለት ነው። ሰዎች በተለያየ ጊዜ ስጦታ ይቀበላሉ ለምሳሌ በልደታቸው ጊዜ በሰርጋቸው ጊዜ በም በምርቃታቸው ጊዜ ያን ብቻ ሳይሆን በሞት በለቅሶ በሀዘናቸው ጊዜ ሳይቀር በሀገራችን ባህል ስጦታ መሰጣጠት ፍቅርን መግለጥ አብሮነትን ማስሄድ የተለመደ ነገር ነው። ስለዚህ እኔ ስጦታ መስጠት እወዳለሁ ነገር ግን ስጦታ ለመስጠት በቂ የሆነ ገንዘብና ጊዜ አለኝ ብዬ ስለማላስብ በዚህ ሰዓት ስጦታ እየሰጠውት አይደለም ማለት ነው። ነገር ግን ወደፊት ስጦታ የሚሰጥ ስጦታ ለሁሉም ሰው ላገኘው ሰው ሁሉ የሚሰጥ አይነት ሰው ብሆን ደስ ይለኛል ብየ አስባለሁ ስለዚህ ይሄንን ነው እስካሁን ድረስ የማስበው አመሰግናለሁ

በየትኛው ቀን ወደ ገበያ ትሄዳለህ? በጣም ጥሩ ጥያቄ ከዚህ በፊት በነበሩኝ የድምጽ ቅጆች መካከል ለመናገር ሞክሬያለሁ። የተለየ የሆነ ለገበያ ተብሎ የተቀመጠ የቀን ቀጠሮ የለኝም። ነገር ግን የሆነ ጊዜ ገንዘብ ሳገኝና የሆነ ነገር መግዛት ያስፈልገኛል ብዬ በማስብበት ጊዜ ወደ ዋናው ገበያ አወርዳለሁ እና ዋናው ገበያ ማለት በጣም ብዙ የሆነ ማንም ሰው የከተማው ሰው እየወረደ የሚገበያየበት ቦታ ማለት ነው። ነገር ግን ከዛ ባለፈ ቅልል ቅልል ነገሮችን ለምሳሌ አሁን ተማሪም ስለሆንኩ የጽህፈት መሳሪያዎች ወረቀቶች ደብተሮች እያንዳንዱ ነገሮች በጣም በቅርብ ርቀት እዚህ ሱቅ ስለማገኛቸው ገበያ ለመሄድ አልገደድም። አስቤዛም ለመግዛት ገበያ አልወርደም ምክንያቱም በትምህርት ተቋም ውስጥ ስላለሁት የሚመግቡኝ እነሱ ናቸው። ስለዚህ ከዛ ባለፈ እንደዛ አይነት ነገሮችን እንዳደርግና በእንደዛ አይነት ሁኔታ ውስጥ ላይ እንዲሳተፍ ሁኔታዬ አይፈቅድም ማለት ነው። ለጊዜው ስለዚህ ቅድም በመግቢያ ላይ ለማለት ነው እንደሞከርኩት ለየት ያለ የተለየ የገበያ ቅን የለኝም ወደ ገበያ የሚሄድበት የተለየ ቀጠሮና ቀን የለኝም ማለት ነው እና ወደ ገበያም የምሄድም ከሆነ የምሄድበትን ምክንያት ለማለት ሞክሬያለሁ። ለምሳሌ ልብስ ጫማ ምናምን ለመግዛት ሲያስፈልገኝ ሱቅ ስለማይሆን ገበያ ለመሄድ እገደዳለሁ ምክንያቱም ገበያውን በዛ ገበያ ላይ በሚሰፍሩበት ጊዜ ለከተማው ሰው ሁሉም አማካይ በሆነ ቦታ ስለሚቀመጡ በዛ ቦታ ላይ እንጂ ያንን ነገር መገበያየት ግድ ይሆንብኛል ምክንያቱም ያ ቦታ ነው ያንን የፈለኩትን ነገር ማግኘት የምችልበት ቦታ ማለት ነው። ስለዚህ ይሄ ነው ለየት ያለ የተለየ ገበያ ቀን ቀጠሮ የለኝም የሚል ነው መልስ ይሆናል ብዬ አስባለሁ ምክንያቱም ሱቆች አሉ እዚህ ተማሪም ስለሆንኩት የጽህፈት መሳሪያዎችን ከዚህ ነው የማገኘው። ስለዚህ ይሄ ነው መልሴ ማለት ነው እና ገበያ አልሄድም። ገበያ አልሄድም በጭራሽ ገበያ የምሄድም ከሆነ ምናልባት በሁለት ወር አንዴ በሶስት ወር አንዴ ጭራሽ የማልሄድ እችላለሁ። አመቱን ሙሉ ማለት ነው ስለዚህ ይሄ ነው መልሴ

ማንቂያ ሰዓት ትጠቀማለህ? በጣም ጥሩ ጥያቄ በጣም በጣም በእውነት የሚደነቅና የሚገርም ጥያቄ ነው ነገሮቹ ጥያቄዎቹ በጣም አወያይ አመካካሪ ሀሳብ ሰጪ ከመሆናቸውም ባለፈ በጣም ደስ ሚሉና ሳቢ ናቸው። አውሩኝ አውሩኝ ንገሩኝ ንገሩኝ አይነት ጥያቄዎች ናቸው እየቀረቡ ያሉት። እና አሁን የመጣልኝ ጥያቄ ምን የሚል ነው? ማንቂያ ሰዓት ትጠቀማለህ ወይ የሚል ነው ማለት ነው። ስለዚህ ማንቂያ ሰዓት ሰው በተለያየ ሁኔታ በተለያየ ጊዜ ይጠቀማል። ማንቂያ ሰዓትን መጠቀም ማለት ለምሳሌ አሁን የሆነ ጊዜ ሌሊት ስፖርት ቤት ለመሄድ ስፈልግ ከአንዴም እስከ ሶስቴ በጣም ተደጋጋሚ በሆነ እንትን ውስጥ የጊዜ ገደብ ውስጥ ቅርብ ቅርብ በሆነ በሁለት እና በሶስት ደቂቃዎች ውስጥ እያረኩት የማንቂያ ደወሌን ወይም የማንቂያ ሰአቴን እሞላዋለሁ። ከዛ ደግሞ ስልኬ በጣም ከባድ የሆነ ጩኸት ስላለው ልክ በመጀመሪያው ዙር ካልተነሳሁት በሁለተኛው ዙር በሁለተኛው ካልተነሳሁት በሶስተኛው ዙር ያደረኩ እነሳለሁ ማለት ነው። ስለዚህ የማንቃት እድሉ በጣም ሰፊ ነው። ምንም ጥርጥር የለውም እነሳለሁ። እና አሁን አሁን ግን ከተማሪዎች ጋር በዛ ብለን በአንድ ዶርም ስለምናድር ስለምንኖር የማንቂያ ደወልን እኔ እንደመጀመርያው እንደድሮ አልጠቀምም። ምክንያቱም ድምፁ በጣም ስለሚረብሽና ረባሽ የሆኑ ድምጽ ስላለው ያም ደግሞ ምናልባት ሌሊት በተለያየ አይነት ሁኔታ ውስጥ ደክሞ የተኙ ልጆችን ሊረብሻቸው ከእንቅልፋቸው ሊቀሰቅስ ወይም ደግሞ ሊያስደነግጣቸው ስለሚችል ማንቂያ ደውል አልጠቀምም ነገር ግን ቀን ቀን ከሆነና ዶርም አካባቢ ወይም መኝታ ክፍላችን አካባቢ የሰው ከሌለ ክፍት ከሆነ የማንቂያ ደወል ለተለያየ ሁኔታ እሞላለሁ እና ስፖርት ቤት ለመሄድ ቅድም ብዬ ለምሳሌ ያነሳሁት እንጂ ለዛ ብቻ አይደለም የተለያየ ስራ ለመስራት ለማስታወስ ስፈልግ የማንቂያ ደውሎቼን እጠቀማለሁ ማለት ነው። እና ጓደኞቼም አይነት ሁኔታ ውስጥ ነው ያሉት። ላለመረባበሽ ሲሉ አንዳንድ ጊዜ ሌሊት ሌሊት አይሞሉም። ነገር ግን ቀን ቀን አብዛኞቻችን የማንቂያ ደወል የምንጠቅም ሰዎች ነን ማለት ነው። ምክንያቱም የማንቂያ ደወል የረሳነውን ነገር የማስታወስ የዘነጋነውን ነገር እንደገና ወደ ማስተዋላችን እንድናመጣ ይረዳል ብለን ሁላችንም ስለምናስብ ነው። ስለዚህ የማንቂያ ሰዓት ትጠቀማለህ ለሚለው ጥያቄ መልሴ ባጭሩ አዎ እጠቀማለሁ የሚለው ይሆናል።

የትውልድ ከተማህ የት ነው? በጣም ጥሩ ጥያቄ። የትውልድ ከተማዬ አርባ ምንጭ ነው። ይሄ እንግዲህ በአስር ሰከንድ የሚያልቅ ጥያቄ ነው ግን እንዴት አድርጌ። በጥቂቱ ሃያ ሰከንድ በረዥሙ ደግሞ አምስት ደቂቃ ማውራት እንደምንችል አላውቅም። ብቻ ግን ጥያቄውን ጊዜን በአግባቡ ለመጠቀም ያህል ስለ ሀገሬ ወይም ስለ ተወለድኩበት ሀገር በአጭሩ ዝም ብዬ ላውራ። የተወለድኩበት ሀገር አርባ ምንጭ ነው። እና አርባ ምንጭ ደግሞ በኢትዮጵያ የምትገኝ በደቡብ ኢትዮጵያ የምትገኝ በጣም በተፈጥሮ የታደለች የተፈጥሮ ያደላት በጣም ብዙ ብዙ የሆኑ ተፈጥሮዊ ነገሮች የሚገኙበት ተፈጥሮዊ የሆነ የውሃ ምንጭ ተፈጥሮ የሆነ በጣም ብዙ ብዙ ማዕድናት የሚገኝባት ሀገር ናት ማለት ነው። እና ይህም ተፈጥሮአዊ ነገሮች በጣም እጅግ ከመብዛታቸው የተነሳን እና በሀገራችን በኢትዮጵያ በጣም የቱሪስቶች መዳረሻ የቱሪስቶች የጉብኝት ቀድምት ማዕከል እየሆነችም መታለች ማለት ነው። ስለዚህ አሁን አሁን የተሰፋፋ ካለው የቴክኖሎጂ ውጤት የኢንዱስትሪ መስፋፋቶች ጋር ተያይዞን ሀገሪቱ በጣም በጣም ትልቅ በሆነና ፈጣን በሆነ እድገት ለኔ ያለችውን ይህም ደግሞ በጣም የሚያስደስት ነገር ነው ብዬ አስባለሁ ማለት ነው። ስለዚህ የአርባ ምንጭ ልጅ ነኝ። አሁን ደግሞ በትምህርት ወደ ኦሮሚያ ክልል ተንቀሳቅሼ በኦሮሚያ ክልል ውስጥ በትምህርት ላይ እገኛሉ ማለት ነው። ለግዜው ስለዚህ በእንደዚህ አይነት ሁኔታ ላይ ነው ያለሁት። የትውልድ ከተማዬ አርባ ምንጭ ነው በአጭሩ ማለት ነው